ያው ቤቴን ከወር ሶስቴ አጸዳለሁ ከወር ሶስቴ አፀዳለሁኝ ከወር ሶስቴ በማፅዳት የቤቴን ጽዳት እጠብቃለሁኝ ከዛም ባለፈ ደግሞ አንዳንዴ ከወር አምስቴ ምናምን የማጸዳበት አጋጣሚ አለ። ምክንያቱም እረፍት ሲበዛብኝ እና ቤት ሆነን እንደሞቆሸሽ ምናምን ሲል የቤቱን ጽዳት በማየት እንደአስፈላጊነቱ ከሳምንት አምስቴ ከሳምንት ሶስቴ ላፀዳው እችላለሁኝ ማለት ነው

በስራ ላይ አዎ ችግሮችን እፈታለሁ ለምሳሌ እኔ ተማሪ ነኝ። በትምህርቴ ላይ የሚፈጥሩብኝን ችግሮች አዎ እፈታለሁ ማለት ጊዜዬን በማመቻቸት ያንን። በትምህርቴ ላይ የሚፈጥረውን ችግር። ለመፍታት እሞክራለሁ እና ችግሬንም እፈታለሁ ችግሬን በመፍታት ወደ ትምህርቴ ወይም ትምህርቴን ወደምከታተልበት ቦታ እመልሳለሁኝ ማለት ነው። ስለዚህ አዎ በስራ ላይ ያሉ ችግሮችን የግድ መፍታትም አለብኝ ያ ችግር ካልተፈታ የኔ የህይወት ደረጃዬ ምን ላይ እንዳለ አይታወቅም።

በመስመር ላይ አሁን እማራለሁ ለምሳሌ የኦንላይን ትምህርት የተለያይ ቪዲዮዎችን እከታተላለሁኝ። ለምሳሌ ቴሌግራም ላይ ደግሞ የሃይማኖት ትምህርቶችን እከታተላለሁ። ይሄ በመስመር ላይ ማለት ነው። መስመር ላይ ቮይስ ቪዲዮ ምናምን በማድረግ ከእነሱ ጋራ በመሰባሰብ። ስልሳ እና ከዛም በላይ ሜምበር አለው እዛ ሜምበር ላይ እሳተፋለሁ። እማራለሁ

አደባባይ መናገር ያው እስካሁን አልወጣሁኝም ወጥቼ አላውቅም ተናግሬም አላውቅም። አፍተር ዚስ። ግን ከዚህ በኋላ ያው ለመናገር አስባለሁኝ እና አደባባይ ለወጡ መናገር እሞክራለሁኝ። ያው ግድ ነው ማለት አደባባይ ሲባል ኤኒዋይስ ሰፋ ያለ መድረክ ላይ ነው። እንጂ የክላስ ፕረዘንቴሽን እና ሌሎች ሌሎች ነገሮችን አው አደርጋለሁ።

ቃሌን አው እጠብቃለሁ በጣም ነው የምጠብቀው እኔ በቃሌ ወደፊትም ወደ ወሃላም አልልም ሲጀምር በቃ በተባልኩበት ሰዓት እና አድርግ የተባልኩትን ነገር አደርጋለሁ ፕላስ ተገኝ የተባልኩበት ቦታም እገኛለሁ እና መፈጸም ያለብኝን ነገር እፈጽማለሁኝ። እስከሆነልኝ ድረስ አቅሜ በፈቀደውና በቻልኩት ልክ። ቃሌን እጠብቃለሁና። የምሰራውን ነገሮ ወይም የተሰጠሁትን ሚሽን እወጣለሁኝ እና ቃሌን እጠብቃለሁ።

ይኸው የኔ ቤት የለኝም ይሄነው ወይስ የቤተሰቦቼ ቤት ነው? ወይስ የቤተሰቦቼ ቤት ደግሞ። ጠርያው ያው በቆርቆሮ ነው ያው በቆርቆሮ ነው የተሰራው። ቆርቆሮ ሆኖ። ከዛም ባለፈ ደግሞ የተወሰነ እንደማዕድ ቤት ወይም ኩሽና ተብሎ የምትጠራው በሳህን ኪዳን የተከደነች ትንሽ ቤት አለች። ስለዚህ ያው እንደ አጠቃላይ የመኖሪያ ማደሪያና የተለያየ የእህል እና የተለያዩ ከባባድ እቃዎች የምናኖርበት እንዲሁም እንስሳት ይይዛል። ከጣራ ነው የተሰራ ከቆርቆሮ ጣራ ነው የተሰራው